እኔ የምመርጠው ቡና ነው። ምክንያቱም ቡና በሀገራችን ከፍተኛ ምርት የሚመረት እና የ ከኤክስፖርት ገብ ከከፍተኛ ገቢ የሚገኝለት የገቢ ምንጭ ነው። በሰፊው በሀገራችን ክፍሎች ቡና ይመረታል። ቡና ይሸመታል ቡና ይጠጣል። ስለዚህ ቡናን እመርጣለሁ ቡናን አስበልጣለሁ ከሻይ ይልቅ። ለምን ከተባለ ምክንያቱ እንግዲህ ቡና ዘርፈ ብዙ ጠቀሜታዎች አሉት ብዙ ጥቅሞች አሉት። ከዚህም መካከል ቡና የልብ ህመምን በስልሳ ፐርሰንት እንደሚቀንስ ወይም ስልሳ በመቶ እንደሚቀንስ ይነገራል። በዚህም ምክንያት ያ ቡና ይመቸኛል ቡና እጠጣለሁ። ባገኘሁት አጋጣሚ ቡና ለንባብ ይጠቅማል። በተለይ እኔ ተማሪ ስለሆንኩ የ ግቢ ተማሪ ስለሆንኩ ማታ ማታ ማንበብ ስላለብኝ ቡናን እጠቀማለሁ ያ ማለት ቡና እንቅልፍን ይከለክላል ማለት ነው። ቡና ከጠጣን ያው እንቅልፍ ይከለክላል እሱ አንደኛው ደካማ ጎን ነው። ስለዚህ ቡናን ከሻይ ይለቅ አስመርጣለሁ። እንግዲህ በሀገራችን ከፍተኛ የሆነ የኢኮኖሚው ምንጭ ነው። ያ ማለት ዘጠና በመቶ እሚሆነውን ኤክስፖርቱን ድርሻ ተቆጣጥሮ ይገኛል። በሀገራችን በሰፊ ቦታዎች ይመረታል ይገኛል። የሀገሬውም ህዝብ እንግዲህ ቡናን በሰፊው ይጠቀማል። ያ ማለት ለትላልቅ ዝግጅቶች ሊሆን ይችላል። ለተለያዩ ሁኔታዎች ቡናን በማፍላት ቡናን ይጠቀማል። በዛ ነገር ካየነው እንደዛ አይነት አስተዋጽኦ አለው። ቡና የተለያዩ የጤና ጠቀሜታዎች አሉ። አንዳንድ ጥናትና ምርምሮች እንዳሳዩት ቡና እሚጠጣ ሰው ቡና ከማይጠጣ ሰው ስልሳ በመቶ የልብ ጤንነትን ያገኛል ይላል። ስለዚህ ያን የጤና ጠቀሜታ የጤና የጤና ጥቅምን አዝሎ ይገኛል። በዚህም ምክንያት ቡና የተሻለ ነው ከሻይ ይልቅ ብዬ አስባለሁ። ስለዚህ ቡና መጠጣት አለበት ብዬ አስባለሁ። ማለት ሻይ ግን ጉዳት አለው ያልኩ አይደለም ሻይም በጣም ተመራጭ ነገር ነው። በውስጣችን እንግዲህ ሙቀት እንዲፈጠር ያደርጋል መነቃቃት እንዲኖር ያደርጋል ስለዚህ ብዙ ሰዓት ጠዋት ጠዋት ላይ ቡና ከቡና ይለቅ ሻይ ይዘወተራል ምናልባት ቡና ምሳ ሰዓት ላይ ነው እሚጠጣው በዛ በዛ ሁኔታ ቡና ተመራጭና የተሻለ ያደርገዋል ማለት ነው። እንደ አጠቃላይ ያው ግን ሻይንም እሚመርጡ ሰዎች አሉ። ሻይ ቁርስ ላይ በደንብ የተሻለ የሆነ ጠቀሜታ ይኖረዋል ማለት ነው።

የጥዋት እለታዊ ተግባር በተመለከተ እንግዲህ ጠዋት ላይ ብዙ ስራ ከሚሰሩባቸው ወቅቶች አንዱ ነው። ምክንያቱም የሰው ልጅ ከእንቅልፉ የሚነቃበት እና ለቀን ውሎ ዝግጁ የሚሆንበት ሰዓት ነው። እና ያው ግን እንግዲህ እንደ አንድ የግቢ ተማሪ። ጠዋት ከተነሳው በኋላ ያ ማለት ከነቃው በኋላ እንግዲህ ወደ ቁርስ ለመሄድ ዝግጅት አደርጋለሁ ያ ማለት ፊት መታጠብ ከዛ ልብስ መለባበስ ሊሆን ይችላል እንደአስፈላጊነቱ ጥርስን መቦረሽ የመሳሰሉ ዝግጅቶችን አደርጋለሁ። ከዛ ከነቃው በኋ ማለት ከተዘጋጀው በኋላ ቀጥታ ወደ ካፌ እሄዳለሁ። ካፌ በመሄድ ቁርሴን እበላለሁ ወይም ቁርሴን እወስዳለሁ ከዛ ቁርስ ከበላሁ በኋላ ክላስ የሚኖር ከሆነ ቀጥታ ወደ ክላስ እገባለሁ። ክላስ ከሌለ ደግሞ ያው የተወሰነች ሰዓት ብሬክ ወስጄ ወደ ንባብ እገባለሁ። ስለዚህ ጥዋት እሚከወኑ ነገሮች እለቱን ሚያሳምሩትም እሚያበላሹትም እነዚህ የ የጥዋት ጊዜያት ናቸው። ያ ማለት ቀኑ ቢያምር ሊያረጉ ይችላሉ። በተመሳሳይ ደግሞ ቀኑም እንዲበላሽ ያረጋሉ ስንል። ምን ይላል አንዳንድ ጥናቶች። ጠዋት ላይ የምንከውናቸው ክወናዎች ወይም ጠዋት የምንሰራው ሰላሳ ደቂቃ ስራ ቀሪውን ቀን ይወስናል። ምን ማለት ነው? ያ ማለት በዛች ሰላሳ ደቂቃ እንግዲህ አስደሳች ስራ ወይም እኛ ደስተኛ ሚያረገን ስራ ከሰራን እንግዲህ ቀናችን ያማረ የተሻለ ይሆናል። ምናልባት ደግሞ ጠዋት በዛ ሰዓት የተሰራው ስራ ደግሞ እኛን እሚያስከፋ ከሆነ ያው ቀኑን ሙሉ የተበላሸ ውሎ እንውላለን ማለት ነው። ስለዚህ ቀናችን እንዲያምር ወይም በዛ ሰዓት ደስተኛ ለመሆን ምን ምን ማድረግ ነገሮችን ማድረግ አለብን ስንል? እንግዲህ እንደ አስፈላጊነቱ በጊዜ መነሳት አለማርፈድ እንግዲህ ከ ካረፈድ ካረፈድን ትንሽ አስቸጋሪ ስለሚሆን በጊዜ መነሳት ከዛም ከተቻለ አሁንም ትንሽ ስፖርታዊ እንቅስቃሴዎችን መስራት። ከዛ መታጠብ እና ንጽህናን መጠበቅ። እነዚህን ሁነቶች ከከወንን በኋላ ቀጥታ ወደ ቁርስ ፕሮግራም ማለፍ እዚህም ላይ የሚቻል ከሆነ አሪፍ ቁርስ ቀንን ስለሚያሳምር የተሻለ ቁርስ ለሆድ የማይከብድ ቁርሶችን መመገብ እሱም አስፈላጊ ነው። ያው እንደ ሁኔታዎች የተሻለ እና ጥሩ አሳታፊ የሆነ ውሎን እንድንውል እነዚህን ነገሮች ማድረግ መቻል አለብን። እነዚህን ነገሮች መስራት መቻል አለብን። ያ ማለት የጥዋት ተግባራችን እንዳልኩት ቀ ቀናችንን ይወስናል። እና ጠዋት የምንሰራው ወይም ጠዋት ተግባራችን ለእለታችን ወሳኝ ስለሆነ በጥንቃቄ እና በተሻለ መልኩ ማረግ የተሻለ ነው። ብዬ

ማደዘዝ ትወዳለህ? እ አይ አልወድም። ምክንያቱም ከደነዘዘ ይልቅ ነቃ ያለ ነገር የተሻለ ነው። እ ያ ማለት ማደንዘዝ እ ሲባል። ራስን በአልኮል ሊሆን ይችላል ሌላ ወይም ሆን ብሎ ሌላውን ሰው ማደንዘዝ ነው ያ ማለት። አንድን ችግር እ ለመፍታት ከችግሩ መውጣት ሳይሆን ለችግሩ እልባት መስጠት መፍትሄ መስጠት ነው። ስለዚህ ከማደንዘዝ ይልቅ አሁን ላይ መኖር የተሻለ ነው። እ ያ አሁን ሀያልነት ሚባል ነገር አለ ያ ማለት ስላለፈው ነገር ማብሰልሰል እ ስለሚመጣው ነገር መጨነቅ ተገቢ አይደለም አሁን እንደ አሁን መኖር የተሻለ ነው። እንጂ እ ከችግሩ ለመውጣት ብሎ ራስን ማደንዘዝ ምናልባት የባሰ ሌላ ችግር መፍጠር ነው። እንጂ የተሻለና ከችግሩ እንወጣለን ማለት አይደለም። ድጋሚ ሌላ አሳሳቢ ነገር መፍጠር ነው ማለት ነው። ሌላ ችግር ማምጣት ነው። ይሄኛው አንደኛው ፍቺ ነው ሌላኛው ምናልባት ማደንዘዝ እ በ ሆስፒታል ወይም በ ሀኪም ህክምና መንገድ ካየነው እንግዲህ እ አንድን አካል ከሌላው አካል ተለይቶ ለተወሰነ ጊዜ ደም ፍሰት እንዲያቆምና ኖርማል ስራውን እንዳያቆም ማድረግ ነው። እሱኛው እ ማደንዘዝ ምናልባት ኦፕሬሽን ስራዎችን ለመስራት ቀዶ ጥገና አይነት ህክምናዎችን ለማድረግ ያኛውን ፓርት ወይም ያኛውን የሰውነት ክፍል ነጥሎ ከዋናው ከመደበኛው የስራ እንቅስቃሴ ማስቆም ወይም መገደብ ነው። ይሄ በሚሆንበት ጊዜ እ ምናልባት ከአላስፈላጊ ህመም እና በጣም ከ እ ሚያሰቃይ ህመም እ ሰውየውን ለማዳን እና አስፈላጊውን እ ስራ ለመስራት የሚያግዝ አንዱ መንገድ ነው። ስለዚህ ይሄኛው ማደንዘዝ ምናልባት አሪፍ እና ተመራጭ ሊሆን ይችላል ምክንያቱም እ ህይወትን ለማዳን ወይም እ ህይወትን ለማሻሻል ሊሆን ስለሚችል ማለት ነው። ነገር ግን ይሄኛውን በመጠኑ መሆን አለበት እ የህክምና ባለሙያ አይደለሁም። ነገር ግን ይሄ ማደንዘዝ የሚበዛ ከሆነ ለአንዴና ለመጨረሻ ጊዜ ሰውነቱ እንዳይታዘዘው እና ወደ ነበረው ተግባር እንዳይመለስ ሊያደርግ ይችላል። ይሄም በተደጋጋሚ ከተለያዩ ምንጮች የሰማሁት ነው በህይወት እንቅስቃሴ እና ከተፈጠረባቸውም ሰዎች ያረጋገጥኩትና ያየሁት ነገር ነው። ስለዚህ ይሄንን በመጠኑ በማስተካከል ሰውነትን አደንዝዞ አስፈላጊውን ስራ መስራት ይቻላል። እንደዛ ከሆነ ብቻ አለበለዚያ ይሄ ነገር አስቸጋሪና እና ደግሞ የማይታወቅ እና ደግሞ ነገሮች በዛ መልኩ ሚበዛ ከሆነ አስቸጋሪ ነው። እና ወደ መጀመሪያው ኮንሰፕት ስመለስ እንግዲህ የሰው ልጅ ባልኮል እና በተለያዩ ነገሮች ራሱን ሊያደነዝዝ ይችላል በኩኪን ሊያደነዝዝ ይችላል። በዛ ሰዓት ከነበረው ስቃይ ለጊዜው ሊያገግም ይችላል ነገር ግን ይሄ ነገር መልሶ የሚመጣና በጣም አስቸጋሪ የሆነ ነገር ነው።

ምን ያህል ጊዜ? ስብሰባ እናደርጋለን ያው የተለያየ ጊዜ ስብሰባ አለ ትንሽ ጥያቄው ግልጸም ባይሆን። እኔም አደርጋለሁ ምናልባት ከሌሎች ሰዎች ጋር የማደርገው ስብሰባ ነው ስብሰባ ለነገሩ ብቻውን ስለማይሆን ከተለያየ ሰው ጋር የምናደርገው ነው። ያ ማለት እንግዲህ የሆነ ችግር ሊከሰት ይችላል። የተለየ ሀሳብ ሊሆን ይችላል። በተጨማሪም እውቀት ለመቅሰም ልምድ ለማግኘት ሊሆን ይችላል። በተለያዩ ምክንያቶች ስብሰባዎች ይደረጋሉ ያ ማለት ነገሮች ሁኔታዎች የሚፈቱት በስብሰባና በመወያየት ነው። ስለዚህ በእነዚህ ስብሰባዎች ብዙ ነገር ይቀረፋል ብዙ መግባባት ላይ ይደረሳል ብዙ ስምምነት ላይ ይደረሳል። አለመግባባቶች ይፈታሉ ሰው ወደ መግባባት ያልፋል። ማንኛውም ሰው ከተግባባ ደግሞ ከተግባባ እንትን ማይልበት ምንም አይነት መንገድ የለም። እሚግባባ ከሆነ ተወያይቶ የሆነ ነጥብ ላይ መድረስ የሚችል ከሆነ። ምንም ነገሮችን በደንብ የሚያልፍበት ሁኔታ ይኖራል። ያ ማለት መግባባት ካለመግባባት የተሻለ ነው ማለት ነው። ስለዚህ ሀገራዊ ትልቅ አጀንዳዎች ከትንሽ ከቀበሌ ከሰፈር ስብሰባዎች ጀምሮ እስከ ትላልቅ ሰብሰባዎች ይካሄዳሉ። አንድ ሰፈር የተፈጠረን ችግር እዛው ሰፈር ማህበረሰብ ተወያይቶ ለችግሩ መፍትሄ ማምጣት ወይም የሆነ ስምምነት ደረጃ ላይ መድረስ ይችላል። ካየነው እንደ አጠቃላይ በጣም ትላልቅ ስብሰባዎች ይደረጋሉ ያ ማለት የሀገርን ችግር ለመቅረፍ የአለምን ችግር ለመቅረፍ። አልፎም ተርፎም የ አጠቃላይ ተፈጥሮአዊም ሆነ ሰው ሰራሽ ችግሮች ለመቅረፍ ሰብሰባዎች ይካሄዳሉ። ብዙ አጀንዳዎችም ይኖራሉ። ከዚህም መካከል ማንሳት የምንችለው የተለያዩ ሀገራቶች በተለያየ ጊዜ ይሰበሰባሉ በዋነኝነት ብዙ ችግሮችን ለመቅረፍ ከዚህም መካከል አንዱ የአየር ንብረት ፀባይ ለውጥን ለመቅረፍ ያደቡ ሀገራቶችና ታዳጊ ሀገራቶች ይሰበሰባሉ። ያ ማለት ያደጉ ሀገራቶች ራሳቸውን ለማበልጸግ እና ከተጠያቂነት ለመዳን ሊሆን ይችላል። ታዳጊ ሀገራቶች ደግሞ ያው እነሱ በማይለቁት የአየር ብክለት እነሱ እንዳይጎዱ ካሳንም ለመጠየቅ ሊሆን ይችላል። ብቻ መሃላቸው በተፈጠረ አለመግባባትና አለመግባባት አለመግባባትና አለመረዳዳት ሁኔታ ሌላ ችግር ተጨማሪ ችግር እንዳይፈጠር በመሰብሰብ የሆነ ስምምነት ላይ በመድረስ ችግሩን ለመቅረፍ መፍትሄ በማበጀት። መፍትሄን በማዘጋጀት ስምምነት ላይ መድረስ ይቻላል። ስለዚህ ስብሰባን እንደው ከተቻለ አንድ የቤተሰብ አባል እንድ የሰፈር ሰው ወይም አንድ ክላስ ጓደኛሞችም ሊሆን ይችላሉ። በየጊዜው መሰብሰብና ስምምነት ላይ ቢደርሱ የተሻለ ነው ብዬ አስባለሁ። እንደኔ ሀሳብ ማለት ነው። ይሄ እንግዲህ የኔ ምልከታ ነው። በዚህ ጉዳይ

ቆንጆ ጥያቄ ነው። አዎ በደንብ የማስታውሰው ልዩ በዓል ይኖራል። ያ ማለት እንግዲህ ከዚህም በፊት በተወያየነው መሰረት ብዙ በዓላቶች እንዳለ አይተናል ብዙ በዓላቶች እንዳሉ። ከእነዚህም መካከል ብለናል በእኛ በሀገር በእኛ ሀገር የሚከበሩ የተለያዩ በዓላቶች አሉ። እነሱ በዓላቶች እንግዲህ አንዳንድ በዓላቶች በተለይ ልዩ ትዝታንና ሁኔታን ጥለው ያልፋሉ። ያ ማለት በሆነ ሰዓት የጥምቀት በዓል ተገን አድርጌ ያደረኩት ነገር መቼም አይረሳም። ያ ማለት ለኔ ልዩ ትዝታ ነው። ያው በዛ ጊዜ የአደባባይ በዓል ነው ኢትዮጵያ ውስጥ ከሚከበሩ የአደባባይ በዓላቶች መካከል አንዱ የጥምቀት በዓል ነው። እንግዲህ በዛ የጥምቀት በዓል ለአምስት ስድስት ተከታታይ ቀናቶች ክብረ በዓል ይኖራል። ያ ማለት ህዝቡ በአንድነት ወደ ውጭ ወጥቶ በመዘመር በመጨፈር የተለያዩ ሁኔታዎችን በማሳየት የሚያከብረው ነው። እና ያው ከዚህም መካከል ከ አምስት አመት ወይም አራት አመት በፊት የነበረ የጥምቀት በዓል ላይ እኔ ልዩ የማስታውሰው የባል ሁኔታ አለ። በዛ ሰዓት እንግዲህ አንድ ጓደኛየ ጋ ነበረ እንደ ድንገት ለማክበር የወጣነው በዛ ሁኔታ መንገድ ላይ እያለን። የምትሄድ ልጅ ነበረች እሷን አይተን እንግዲህ ያው የፍቅር ስሜት አድሮብኝ ነበር ወይም ደግሞ ተመችታኝ ነበር ልጅቱ። በዛን ጊዜ እኔ ሎሚ ለመወርወር ነበር ያሰብኩት ያው ሎሚ መወርወር አንዱ ባህል ነው ያ ማለት አንድ ወንድ በዛ በዓል ሰዓት የወደዳትን ያያትን የተመቸችውን ሴት። ሎሚ በመወርወር በሎሚ በመምታት ፍቅሩን ይገልፅላታል ማለት ነው። ስለዚህ ያ ሁኔታ ነበር የነበረውና። እንግዲህ ያን ነገር ለማድረግ በሰአቱ አስር ሎሚዎችን ነበረ ሰብስበን የሄድነው ነው አስር ሎሚዎችን በመሰብሰብ። ወይም ከሱቅ በመግዛት ሂደን እንግዲህ ልጅቱ አካባቢ ማንዣበብ ጀመርን ልጅቱ በነበረችበት ቦታ መሄድ ጀመርን። በዛ ሎሚ እሱ ሶስቴ ሳታት ወይም ታርጌቱን ሳይመታ ወደ ሌላ ቦታ ወደቀ ማለት ነው። ያው በመሳቱ እሱ በእውነቱ እድለኛ ነበረ ሌላ ልጅ ጋ አልፎ ልጅቱ ዙራ አይታው። እንደገና እሱ ትኩረቱን ስቦ ወደ ሌላ ልጅ ጋ ሄደ። ይሄ ነገር ለኔ እድል የከፈተ ነገር ነበረ። ያ ማለት እንግዲህ ከሌላ ተቀናቃኝ ነፃ ሆንኩ ማለት ነው። ስለዚህ ልጅቱን በቀሩት ስድስት ሎሚዎች ወይም ሰባት ሎሚዎች። እኔ ለመሞከር ነበር ያሰብኩት እንደ አጋጣሚ በመጀመሪያው ሎሚ ተሳካልኝ ወይም ልመታትቻልኩኝ ልጅቱ ግን ያው ዙራ አይታ ምንም አላለችኝም ነበር። ዝም ብላ ነበረ እየሄደች የነበረው። በተደጋጋሚ ለሶስት ግዜ መታሃት ከዛ በሃላ። ከዛ ያው ምንም ሳትለኝ ነበረ ከቦታው ላይ የተሰወረችው። ወይም የመደናገጥ ስሜት ታይቶባት ነበር። ይሄ ለኔ ትልቅ ልዩ ትውስታዬ ነው።

የስራ እድገት እየፈለክ ነው ለሚለው ጥያቄ? አይ በእውነቱ እንደዛ እየፈለኩ አይደለም። ምክንያቱም አሁን ላይ እኔ ተማሪ ስለሆንኩ ምንም አይነት ስራ የለኝም። ስለዚህ በምንም አይነት የስራ መልኩ እድገት አልፈለገም። ግን እስኪ ስለዚህ ሀሳብ አንዳንድ አስተያየትን ልስጥ። ያ ማለት የስራ እርገት ሁሉም የሚፈልገውና ቢያሳካውና ቢያገኘው ደስ የሚለው ነገር ነው። ያ ማለት አንድ ሰው ከአንድ የስራ አርከን ወደ ሌላኛው የስራ አርከን መሸጋገር ነው። ይሄም ከስኬቶች መካከል አንዱ ነው እና ደግሞ የተሻለ የገንዘብም ሆነ የሌሎች ጥቅማ ጥቅም የሚያገኝበት መንገድ ነው። ስለዚህ የትኛውም ሰው ማንኛውም ሰው ካለበት የስራ መደብ ከተቀጠረበት የስራ መደብ ከፍ ብሎ መቀጠርና ከፍ ብሎ መገኘት ምኞት ነው ወይም ፍላጎት ነው። ነገር ግን የትኛውም ሰው ይሄን ስራ እድገት ዝም ብሎ ያገኘዋል ማለት አይደለም ዝም ብሎ ያሳካዋል ማለት አይደለም። ብዙ መስፈርቶች ብዙ ብዙ ውጣ ውረዶች ያሉት ነው። አንድ ሰው በስራው ከፍ ማለት ከፈለገ ከስራ ደረጃው አንድ እርከን ወደ ላይ ለመዝለል ከፈለገ ማሟላት ያለባቸው ብዙ መስፈርቶች ይኖራሉ። ያ ማለት እሱ ባለበት በተመደበበት ቦታ ከፍተኛ አፈጻጸሙን ማሳየት መቻል አለበት። ያለው ተነሳሽነት ያለው ዝግጁነት ከፍተኛና አለቆቹን የሚያሳምን መሆን መቻል አለበት። የሚታይ ስራ መስራት አለበት እና ጥሩ የአፈጻጸም ሪፖርት ያስፈልገዋል ማለት ነው። ከዛም ባለፈ ከፍ ለሚልበት ደረጃ በቂ እውቀት በቂ ክህሎትን ማዳበር መቻል አለበት። ያ ማለት ያው በተለያየ ጊዜ በውክልና ቦታዎች ላይ የገባ መስራት መቻል አለበት። ቦታውን በሚገባው መልኩ መረዳትና ማወቅ መቻል አለበት ብዬ አምናለሁ። ይሄም ያውም ከሆነ ብቻ ነው። የስራ እርገትን ማግኘት ያለበት የስራ እርገትን ማሳካት መቻል ያለበት። ያው አንዱ እና ከፍተኛው በሰው ሀብት አስተዳደር ከሚሰራ ስራዎች መካከል የስራ እርገት ነው። ይሄ ማለት ድርጅቱ ላይ በተቋቋመ የሰው ሀብት አስተዳደር የሚመራ እና የሰራተኞችን አፈጻጸም ግምገማ ካደረገ በኋላ ለሰራተኞች የስራ እርገት የሚሰጥ ብሎም የስራ የተሻለ ስራን የሚያደርስ ነው። ስለዚህ በዚህ ሁኔታ ይሄን ሁኔታ ለማሳካት ሁሉም ሰው እንግዲህ ከውስጡ በትልቅ ዝግጅትነት እናም በተለያየ ወይም በማንኛውም የተሰማራበት ስራ አመርቂ ውጤት በማስመዝገብ ከፍ ወዳለ ቦታ ከፍ ወዳለ ደረጃ መድረስ ይችላል። ይሄ የሚሆነው ደግሞ ያ ሰውዬ ቦታው ላይ በ ትኩረትና ጊዜ ሰጥቶ ከሰራና ከሰራ ብቻ ነው። ስለዚህ በተገቢው መንገድ ነገሮችን የሚያሟላ የሚፈጽም እና የሚሰራ ከሆነ የስራ እርገት የማያገኝበት ምንም አይነት ምክንያት አይኖርም ማለት ነው። ስለዚህ በዛ መንገድ በዛ ሂደት ቢሰራ ማንኛውም ሰው ማሳካት ይችላል ያው ግን በአንዳንድ ያልተገቡ ምክንያቶች ሌላም ሰው ሊያድግ ይችላል ይሄኛው ትንሽ ድክመት ሆኖ ይታያል ማለት ነው

አዎ ውሳኔ መስጠት እችላለሁ ብዬ አምናለሁ ምክንያቱም አስፈላጊውና ወሳኝ የሆነ ነገር ስለሆነ ነው ውሳኔ መስጠት። ያ ማለት ውሳኔዎችን በተለያየ መንገድ መስጠት እንችላለን። ነገር ግን አንድ ውሳኔ የተጠናና በስርዓቱ የታቀደ አይነት ውሳኔ መወሰን የተሻለና ወደ ግባችን ያደርሰናል። እንግዲህ እንደ አንድ የማናጅመንት ተማሪ አንድ አስተዳደር ወደፊት ከሚያደርጋቸው ተግባራት ትልቁና አንዱ ውሳኔ መስጠት ነው። በነገሮች ላይ መወሰን ለድርጅቱ አግባብ ያለውን ውሳኔዎችን መስጠት ነው። ይሄን ውሳኔ ሲሰጥ እንደው ዝም ብሎ በደመ ነፍስ ሳይሆን በመረጃ የተጠናና የታቀደ የታገዘ እና ደሞ አሪፍ ውጤት ሊያመጣ የሚችል አይነት ውሳኔ መወሰን አለበት ብዬ አምናለሁ። እምበልና እንግዲህ ብዙ አይነት ውሳኔዎች አሉ ቅድም እንዳልነው ያ ማለት አካባቢው ይወስነዋል ማለት ነው። አካባቢው የተረጋገጠ ሊሆን ይችላል የታወቀ አካባቢ ላይ ሊወስን ይችላል። ያ ማለት ሙሉ ለሙሉ ውጤቱ ይታወቃል መረጃ ሙሉ ለሙሉ አለው። በዛ ላይ ተመስርቶ ወይ ከዛ ላይ ተነስቶ ነው። ይሄን ውሳኔ እሚያሳልፈውን ነው። ይሄኛው ውሳኔ ቀለል ያለና በማንኛውም አካል ሊወሰን የሚችል ውሳኔ ነው። ሌላኛው ውሳኔ እንግዲህ አወዛጋቢ ነው። አወዛጋቢ አካባቢ ነው ያ ማለት ግማሽ እሚፈጠረውን ነገር ይታወቃል ግን ሙሉ ለሙሉ አይታወቅም ትንሽ አደናጋሪ የሆነ ወይም ሪስክ የምንለው ሁኔታ ነው። ስለዚህ ማንኛውም ሰው ይህንን አደጋ ወስዶ ወይም ሪስኩን ወስዶ ውሳኔን ሊወስንና እሚመጣውን ነገር ሊቀበል ይችላል። ይሄኛው ሌላኛው የውሳኔ አካባቢ ሲሆን ሰዎች ምናልባት አንዳንዴ እንደነዚህ አይነት ውሳኔዎችን ያው ጨዋታ ላይ ለመወራረድ ይጠቀሙበታል። ስለዚህ ግማሽ እሚታወቅ ነገር አለ ግማሽ የማይታወቅ ነገር አለ። ያ ማለት እንበልና ሁለት ቡድኖች ኳስ ላይ ወይም ለጨዋታ ሲገቡ የሆነ ሰው ቢወራረድ ይሄኛውን ሪስክ እንለዋለን። ማለትም ከሁለት አንዱ እንደሚያሸንፉ እና ወይም ሳይሸናነፉ እንደሚወጡ እናቃለን ግን የትኛው ያሸንፋል የሚለው በግልጽ አይታወቅም። በዚህን ጊዜ ቀድመን ለመገመት ትንሽ አስቸጋሪ ሊሆን ይችላል። ያው የተወሰነ ትንሽ ከማይታወቅ አካባቢ ይሻላል። ስለዚህ በሶስተኛ እና በመጨረሻ ጊዜ የምናየው የማይታወቅ አካባቢ ነው። ያ ማለት ስለ አካባቢው ስለ ሁኔታው ስለ ውጤቱ ምንም አይነት መረጃ አይኖረንም። በዛ ውስጥ ነው ውሳኔ የምንወስነው ስለዚህ በዚህ ውስጥ ውሳኔ ስንወስን የተለያዩ መንገዶችን እንጠቀማለን። ማለት ውጤቱ የተሻለ ይሆናል ብለን ገምተን ልንወስን እንችላለን። ውጤቱ በጣም አስከፊ ሊሆን ይችላል ብለን ልንገምት እንችላለን። እና ደሞ ውጤቱ ውጤቱ ምናልባት ያልተረጋገጠ እማይታወቅ ነው። ብለን እና አስከፊም ሊሆን ይችላል። ብለን አስበን ለዛ እማይሆን ውሳ

ጥሩ ጥያቄ ነው። አዎ በእርግጠኝነት። ጥሩ ግንኙነት አለኝ። ምክንያቱም ከጎረቤቶቻችን ጋር ጥሩ ግንኙነት አለን። ማለት ያ ማለት የተሻለ ነገር። ማድረግ ይቻላል ያ ማለት እንደ ማህበረሰብም ማህበረሰቡ ጋር በመቆራኘን በቁርኝነት በመተባበር የተሻለ ድርጊትን ለማድረግ ጥሩ ግንኙነት መኖር አለበት። ያ ማለት የተሻሉ ነገሮችን ማድረግ አይደለም አብረው ነው በትክክለኛው መንገድ ካሰብን። ያ ማለት ግን ከጓደኞቻችን ጋር ወይም ከእነዚህ ከጎረቤቶቻችን ጋር ያለን ዝምድና ወይም ግንኙነት ያለው መስተጋብር አንዱን አንዱ ህይወት ላይ ተጽዕኖ ሚያመጣ መሆን የለበትም ብዬ አምናለሁ። ተጽዕኖ አለው አዎ ግን በተሻለ መልኩ ወይም በ አዎንታዊ መልኩ ተጽዕኖ ቢያሳድር እሱኛው አሪፍ መንገድ ነው። ነገር ግን በአሉታዊ መንገድ ወይም ከእነሱ ጋር በመቆራኘነቱ አላስፈላጊ ስራ መስራት። ያቻ ግፊትንም ጨምሮ መጥፎ ነባራዊ ሁኔታ ወይም መጥፎ ጎኑ የሚያመዝን ከሆነ በጣም አስቸጋሪ ነው። ስለዚህ ላለን ግንኙነት ተሻለና ማህበራዊ መስተጋብርን ባማከለ መልኩ ወጥ የሆነ ግንኙነትን ማዳበር መቻል የተሻለና አስፈላጊ ነው። ብዬ አምናለሁ። በዚህ ሁኔታ ስለዚህ ያለን ግንኙነት ስሙዝ በሚሆንበት ወቅት ያው ነገሮችን ለማሳካት ወይም ወደ ስኬት ለመምራት እና ነገሮችን እንደዚሁ ከግብ ለማድረግ የተሻለና አስፈላጊ ነው። ሆኖም ያው ከአንድ ይልቅ የ እያንዳንዱ ሰዎች ስራ ደምር ይልቅ የ አንድ ላይ የሆኑት በአንድ ላይ ያገኙት ወይም ያሳኩት ነገር የተሻለ ነው ብዬ አምናለሁ። ስለዚህ በዚህ ሁኔታ በዚህ ሂደት ነገሮችን ማሳካት ይቻላል። አልፎም ተርፎም ቀጣይ ሂደትን መራመድ ይቻላል። ስለዚህ በዚህ በዚህ ሁኔታዎች የፈለግነውን ነገር የማሳካትና ግባችን ላይ የመድረስ ችሎታ አለን ብዬ አምናለሁ። ሆኖም ብዙ ተግዳሮቶችን ይዞብን ሊመጣ ይችላል። እነዚህ ተግዳሮቶች አላስፈላጊና ሊወገዱ የሚገቡ ወይም ልንቀበላቸው የማይገቡን ለራሳችን መስመር ማስቀመጥ ያለብን ባለብን ሁኔታ የምንደርስበት ስለዚህ ያንን መስፈር መስመር ማንም አቋርጦ መምጣት የለበትም። ስለዚህ በዛ ወይ ይሄ ያለንን ግንኙነት ማጠንከር እና መምራት እንችላለን መግፋት እንችላለን ብዬ አምናለሁ። እኔ ያለኝ ሀሳብ ይሄን ይመስላል።

አዎ በደንብ ታሪክ መንገር ይመቸኛል አዎ እወዳለሁ። እንደ ማህበራዊ ሳይንስ ተማሪነቴም እንግዲህ ከታሪክ ትምህርት ጋር ትልቅ ቁርኝነት ነበረኝ። ያ ማለት እንግዲህ ከዚህ በፊት ተፈጥረው ያለፉ ነገሮች ታሪክ እንላቸዋለን። መጥፎም ጥሩም ሊሆኑ ይችላሉ። ምናልባት የሆነን ወገን አስደስተው ሌላኛውን ያስከፉም ሊሆን ይችላሉ ብቻ ሆኖም ቀረም። አንዴ የተፈጠሩና ልንመልሳቸው የማንችላቸው ነገሮች ታሪክ እንላቸዋለን። ከዚህ በፊት ከረጅም ጊዜ በፊት የተፈጠሩ ሊሆኑ ይችላሉ። በዛን ሰዓት እንግዲህ የራሱን የሆነ ክስተት የነበራቸው የራሳቸው የሆነ ሁኔታና ዝንባሌ የነበራቸው ናቸው። እነዛ እንግዲህ ተፅፈውና ተሰድረው የሚገኙ ከትውልድ ትውልድ ያለፉ ነገሮች ናቸው። ምናልባት እነዛ ነገሮች እያንዳንዱ ክስተት ላይሆኑ ይችላሉ። ግን ምናልባት በሰው ልጅ ህይወት ላይ ትልቅ ተጽዕኖ የነበራቸው ታሪኮች። ወይም ትልቅ ነገር አድርገው አልፈዋል የሚባሉ ታሪኮች ልንላቸው እንችላለን። ስለዚህ እነዚህ ታሪኮች ያው በተለየ መልኩ የነበራቸው ነገር የሚያስገርም ወይም የሚያስደንቅም የሚያስከፋም ሊሆን ይችላል። ያው በውስጣቸው ብዙ ነገሮችም ይዘው ያለፉ ናቸው። ያ ማለት እንግዲህ የነበሩ ሰክሰሶች አሉ። የነበሩም ውድቀቶች ነበሩ። ያ ማለት እንግዲህ የሰው ልጅ ከተፈጠረ ጀምሮ ከጥንት ጀምሮ እስካሁን ድረስ እየፈጸማቸው ያለፋቸው ነገሮች አሉ። ያ ማለት አንድ ስቴትን ማየት እንችላለን ለምሳሌ። ስቴት እንግዲህ ሰዎች ተሰብስበው ህዝብ ኑሮ መንግስት መስርተው ማለት ነገሮችን እንትን እያሉ እያቀናጁ የመጡ ወይም እስካሁን ድረስ የቀጠለው ነገር አንዱ ይሄ ስቴት የምንለው ነገር ነው። ስለዚህ ለየትኛውም ስርዎ መንግስት መጀመሪያም መጨረሻም አለው። እንደማንኛውም ስርዎ መንግስት ይጀምራል። እና በመጨረሻም ፓወሩን ያጣል ወይም ይወድቃል። ይሄ እንግዲህ በብዙ ታሪኮች አለ ተጽፎ የምናገኘው ነገር ነው። ኢትዮጵያም ያው እንደ ሀገር ከሶስት ሺህ አመት በላይ ታሪክ ያላት ሀገር ናት። ስለዚህ ብዙ እንሰማለን በዚህ ጉዳይ ብዙ እንገነዘባለን ብዙ መረጃ እናገኛለን ማለት ነው። ስለዚህ ታሪክ ያው ታሪክ ነው ያለፈ ነገር ነው። ምናልባት ከበፊቱ የምንማርበት እሱን የምናሻሽልበት መሆን አለበት። አሁን ላይ ምንም አይነት ነገር

በበጋ ወቅት ምን ታደርጋለህ? ለሚለው ጥያቄ በጣም ጥሩ እንግዲህ በበጋ ጊዜ ወይም በበጋ ወቅት ያው መደበኛ ስራ የሚሰራበት ጊዜ ነው። ያ ማለት በሀገራችን የአየር ፀባይ ሁኔታ። ያው ክረምት የእረፍት ጊዜ ነው። ምክንያቱም ስለማይመችና እና ትንሽ አስቸጋሪ የሆነ የአየር ፀባይ ወይም የአየር ሁኔታ ስላለህ በዛ ወቅት የእረፍት ወቅት ነው። ነገር ግን በ እዚህ በበጋ ወቅት ሰው ሁላ ስራ የሚሰራበት ስራ የሚያደርግበት ስራን የሚከውንበት ጊዜ ነው። እና በዚህ ወቅት ወይም በዚህ ጊዜ ምን አደርጋለሁ የሚለው በተለይ ትምህርት የምማርበት ወቅት ነው። ያው ሁሉም ሰው ወይም ሙሉ ማህበረሰቡ ስራ የሚሰራበት ወቅት የበጋ ወቅት ነው። በዚህ በበጋ ወቅት ብዙ ክንዋኔዎች አሉ ብዙ ስራዎች ይሰራሉ። ያ ማለት የተለያዩ ነገሮችን ማድረግ እንችላለን። በዚህ በጋ ወቅት ያ ማለት ቀሪዎቹ አራት ወቅቶች አሉ። እንግዲህ የክረምት ወቅት አለ። ሌላኛው የጸደይ ወይም በልግ የምንለው ወቅት አለ። በጋ የምንለው ወቅት አለ። ያው በዚህ በጋ ወቅት በእንግሊዘኛ አቻ ትርጉሙ ዊንተር የምንለው ወቅት ነው። ዝናብ የማይዘንበበት ያ ማለት የእህል ምርት የማይመረትበት ወቅት ነው። ምናልባት በዚህ ወቅት ሰው በክረምትና በሌሎች ወቅቶች ያመረተውን ምርት የሚመገብበት ወይም እነዛን ምርቶችን የሚጠቀምበት ጊዜ ነው። በዋናነት በዛ ሰዓት ያለው የአየር ፀባይ ፀሀያማ አይነት የአየር ፀባይ ያ ማለት